የይለፍ ቃል ማለት በእንግሊዘኛው ፓስወርድ የሚባለው ነው። የይለፍ ቃል ማለት አንድ አፕሊኬሽን ውስጥ መግቢያ ቁልፍ ወይም የሚስጥር ቁጥር ማለት ነው። አንድን አፕሊኬሽን እኔ በይለፍ ቃል ከዘጋሁት ያንን ይለፍ ቃል ካላገኘ ሌላ ሰውም ሆነ እኔ ራሴ በዛ ይለፍ ቃል ካልሆነ ልገባ አልችልም። ወደዛ አፕሊኬሽን ወይም መተግበሪያ አንድን መተግበሪያ ወይም ደግሞ ለተለያዩ ጉዳዮች ለኢሜይል መቆለፊያ። ወይም ልንዘጋ ልንቆልፍ የፈለግነውን ማንኛውንም የሞባይል ወይም የኮምፒውተር መተግበሪያ በይለፍ ቃል እንዘጋለን ወይም በሚስጥር ቁጥር ያ የሚስጥር ቁጥር የይለፍቃል ይባላል። እሱን ከረሳን ወይም እሱ ከጠፋን ያለ እሱ ቁጥር ወይ ያ ይለፍ ቃል ነው ማለት ነው ያለ ይለፍ ቃል አንገባም ማለፍ አንችልም። ያን አፕል ሁልጊዜውም ልናጣው እንችላለን። እዛ ነው የይለፍ ቃል መግቢያ ስለሆነ ነው

ማስተዋወቂያ ማለት ማስታወቂያ ሊሆን ይችላል። አንዳንድ ጊዜ ሰውን ከሰው ለማስተዋወቅም ሊሆን ይችላል። ወይም ደግሞ አንድን እቃ ወይም አንድን ምርት ለማስተዋወቅም እንደ ማስተዋወቂያ ወይም ማስታወቂያ ልንል እንችላለን። ለሰው እንዲታወቅ ለማድረግ ሁለቱም አንድ ትርጉም አላቸው። ማስታወቂያ ወይም ማስተዋወቂያ ሊባል ይችላል። አንዳንድ ጊዜ ግን ማስተዋወቂያ የሚለው ሊለይ የሚችለው ሰውን ከሰው ስናስተዋውቅ ማስተዋወቅ ስለሚባል ፕሮግራም አዘጋጅተን ሰዎችን ከሰው ልናስተዋውቅ ስንፈልግ ወይም ስንችል ማስተዋወቂያ ልንል እንችላለን። ይሄው ነው።

አቀራረብ የሚለው ብዙ ጊዜ ምግብ አቀራረብን ሊሆን ይችላል። የአንድን ፕሮግራም አቀራረብ ልንል እንችላለን። አንድን የመድረክ ንግግር እንዴት አቀረበ የሚለውም አቀራረብ ይባላል። ምግብ እህቶቻችን ወይም ሚስቶቻችን ሲያቀርቡ ወይም እናቶቻችን የሚያቀርቡበት በሳህን በትሪ አርገው ያ አቀራረብ ይባላል። ሌላ ንግግር ጥሩ ንግግር ሲናገር ጥሩ አቀራረብ ነው ሊባል ይችላል። ሌሎችም ነገሮች ሲቀርቡ ወደ ሰው ወይም በሆነ ምክንያት ሲያቀርቡ አቀራረብ ይባላል። ወይም ወደ አንተ የራቀን ነገር ወደ ወደ አንተ ሲያቀርቡ ወይም ወደ አቅራቢያ ሲያመጡ የመጣበት መንገድ አቀራረብ ይባላል።

ቃለመጠይቅ ማለት አንድን ሰው በሬዲዮ እንግዳ አድርገን አቅርበን ሊሆን ይችላል ወይም ደግሞ በቴሌቪዥን እንግዳ አድርገን አቅርበን ስንጠይቅ እና እሱ ሲመለስ ቃለ መጠይቅ ተደረገለት ይባላል። በሆነ ጉዳይ ላይ የተጠየቀ ምላሽ ወይም አስተያየት ሲሰጥ ያ ቃለ መጠየቅ ተብሎ ይነገራል። በዛሬ አቶ እገሌ በቴሌቪዥን ቃለ መጠይቅ ይደረግለታል ወይም ያደርጋል ይባላል። ያው የቴሌቪዥን ማቅረብ ወይም የሬዲዮ ከአንድ እንግዳ ከሚቀርብበት አቀራረብ ቃለመጠየቅ ማቅረብ ይባላል።

የእቃ ቁጥጥር ማድረግ በቀጥታ የኔ ስራ አይደለም እቃ ተቆጣጣሪ አለ ሳይት ላይ። ያ ቁጥጥር እንዲደረግ ወይም መደረጉን ግን እኔ እከታተላለሁ። በአግባቡ እቃዎች መያዛቸውን እከታተላለሁ። በቀጥታ ግን የኔ ስራ ስላልሆነ ቀጥታ ቁጥጥር አላደርግም። በቤት ውስጥ ከሆነ ያልከኝ? ያው ቤተሰብ ስላለ እኔም ምቆጣጠረው ብዙ ነገር የለም። አንዳንድ ነገሮችን እንዳይበላሹ ኤሌክትሪክ ምናምን የመሳሰሉ ነገሮችን ግን እቆጣጠራለሁ።